እሺ አመሰግናለሁ ለበጎ አድራጎት ስራ በጎ አድራጎት ስራ ሰርተህ ወይም ተሳትፈህ ታውቃለህ ነው የሚለው እና አውቀው በጎ አድራጎት ወር ሲባል እንግዲህ ብዙ ነገሮችን ያካተተ ነው። ምክንያቱም በጎ አድራጎት አቅም ደካማዎችን መርዳት የተራቡትን የተጠሙትን ማገዝ ስለሆነ እንደኛ እንደ ኢትዮጵያ ባሉ ሀገራቶች ደግሞ ብዙ አቅመ ደካሞች አሉ የተራቡ አሉ ሽማግሌዎች አሉ። አንዳንድ ጊዜ ደግሞ ባላቸው ወይም ደግሞ ቤተሰቦቻቸውን በሆነ ችግር ያጡ ሰዎች ስላሉ እነሱን ማገዝ መርዳት አስፈላጊ ሆኖ ስለሚገኝ ማንኛውም ሰው ሊያደርገው የሚችለው ስራ ነው። የአእምሮ ሳትስፋክሽን ወይም ደግሞ እርካታ የሚገኝበት ስራ ነው። እና እንግዲህ እንደነዚህ አይነት ስራዎች በቤተክርስቲያን አስተባባሪነት በራስ ተናሻሽነት ለምሳሌ እኔ ራሴ ተናስቼ አንድ ሰው። ካየሁ ቤተሰባችን ቤተሰቡን በሆነ ምክንያት ወይም ደግሞ በሆነ ችግር ያጡ ቤተሰቦች ካገኘሁ እነሱን ለመርዳት ለመገዝ በራሴ ተነሳሽነት ተነስቼ ለአእምሮዬ እርካታ እረፍት ይሰጠኛል ብዬ የምሰራው ስራ ነው። እንግዲህ በጎ አድራጎት ስራ በብዙ ነገር እንችላለን ለምሳሌ በእውቀት እውቀታችን ልንገብር እንችላለን ጊዜያችንና ገንዘባችን ልንሰጥ እንችላለን። ስለዚሀ እነሱን ደግሞ በማድረግ ተሳትፌ አቃለው ጊዜዬንም እሰጣልው እሳተፋለው እንደዚህ የመሳሰሉ ስራዎችን ሰርቼ አውቃለሁኝ። በጎ አድራጎት እና ብዙ ጊዜ ያው በቤተክርስቲያንም አነሳሽነት እንደዚህ አይነት ስራዎችን እንድንሰራ እንገፋፋልን እንደገና ደግሞ መንግስት ራሱ ራሱን የቻለ የበጎ አድራጎት ስራ እንድንሰራ ይፈልጋልና እነዛን ስራዎች እንስራልን። ስለዚህ የበጎ አድራጎት ስራ በጣም ነው ምሰራው። ደስ ብሎኝ ለአእምሮዬ እርካታ ወይም ደግሞ እንትን ብዬ ተነሳሽነት ብዬ ብዙ ነገር ሰርቼ የማውቅ ነኝና። እንግዲህ በጎ አድራጎት በዚህ ልክ ነው። ተርድቼ እይተንቀሳቀስኩ ያለሁት ስለዚህ አሁን ብዙ ጊዜ ምንድነው? የበጎ አድራጎት ስራ ለመስራት ጊዜ መስዋትነትን ይጠይቃል። ጊዜን መስዋትነት አድርገን ደግሞ የበጎ አድራጎት ስራ ምንሰራበት ምክንያት። ለአምሮአችን እረፍት ወይም ደግሞ ያው በእግዝአብሄርም ዘንድ ሰዎችን እርዱ አግዙ ስለሚል ለአምዕሮዌ እረፍት ብዬ ነው። ምሰራው እና ያንን ሳርግ ስሰጥ እንደውም ብዙ ግዜ አሁን ለምሳሌ በኛ በኢትዮጵያ በአማራ ክልል ለምሳሌ የገና በዓል ትናንት ነው የተከበረው እና በዚ አጋጣሚ ለበጎ አድራጎት ስራዎች ብዙ ሰው ይሳተፋል እኔም አንዱ ነበርኩኝና። የተራቡትን በማጠጣት በማብላት በማጠጣት እንቀሳቀሳልው ብዙ ድጋፍ የሚሹ ወጣቶች አሉ እነሱን ድጋፍ በማድረግ እንቀሳቀሳለውኝና ከሱ ከሱ አንፃር በጣም ቆንጆ የሆነ ግዜ እናሳልፋለን። በዓላት ሲመጡ አዲስ አመት ሲመጡ እንደገና ደግሞ የተለያዩ በቃ የተለያዩ እንቅስቃሴዎች ሲመጡ ማድረግ የሚገባን ነገር ማድረግ እንድንችል ምናምን ነውና። ሀላፊነታችን ለመወጣት የበጎ አድራጎት ስራ ብዙ ጊዜ ተሳትፌ አውቃልው። ለምሳሌ ጎዳና ላይ የወደቁ ልጆች አሉ እነሱን ወደ ሆነ ቦታ አስጠግቶ መጠለያ ወይም ሼልተር በመስራት እንደገና ደግሞ እነሱ ደሞ በቋሚነት ተደግፈው ትልቅ ድረጃ እንዲደርሱ ተንቀሳቅሼ አቃለው ይሄን አብሬ ከሌሎች ጓደኞቼ ጋር ያከናወንኩት ስራ ነው። በራሴ የሰራሁት ስራ አይደልም አንዳንዶችም በርግጥ በእራሴ የሰራኋቸው ስራ አሉ። እንግዲህ ስለ በጎ አድራጎት ይሄ ነው ያለኝ። አመሰግናለሁኝ።

እንግዲህ የክቡረ ቤቶቼ ጋር ጥሩ ግንኙነት አለህ ነው የሚለው እና ከጎረቤቶቼ ጋር አዎ በጣም ጥሩ ግንኙነት አለን። እኛ አካባቢ በትብብር የምንሰራቸው የምናደርጋቸው ብዙ ነገሮች አሉና በተለያየ ምክንያት እንገናኛለን ስለነዛ ነገሮች እንመክራለን እንነጋገራለን። ለምሳሌ እንግዲህ አንዱ ለምሳሌ ግንኙነታችን እንትን እንደ አካባቢ በጋራ ማጽዳት የመሰሉ ነገሮችን ተወያይተን አንድ ላይ ሆነን ጎረቤቶቻችን ጋር ተገናኝተን እንመከራለን እና የተለያዩ በዓላት ሲሆኑ ደግሞ አንድ ላይ ተገናኝተን አንድ ላይ ተገናኝተን እንትን እንላለን እና ይሄ አንዳንድ መገናኛ ዘዴዎች ናቸው እና እጎረቤቶቼ ጋር ጥሩ ግንኙነት ፈጥሬ የምሰራቸው ስራዎች ናቸው። እነዚህ እና እንግዲህ በዚህ ስራዎችን ለመስራት ብቻ አይደለም ያው እንገናኘውና ያው ጥሩ ግንኙነት ስላለን ነው። አብረን ተነጋግረን ለምሳሌ በሰፈር ጸጥታን ለማስከበር የምን በአንድ ላይ ሆነን የቀጠርናቸው ጥበቃዎች አሉ እነሱን ለመናገር ምናምን የተለያዩ ስራዎችን ለማሰራት እንገናኛለን። ከእነሱ ጋር ተወያይተን የምናሳልፋቸው የተለያዩ ስራዎች አሉ እነሱ ደግሞ እንዲፈጸሙ እንነጋገራለን እንመካከራለን ስለዚህ በአንድም ሆነ በሌላ ምክንያት ተገናኝተን ጥሩ ነገር ለማድረግ እንሞክራለን እና በዚህ ምክንያት ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለኝ የሚል ሀሳብ አለኝ። ሌላው ምንድነው ለምሳሌ ጎረቤት ጋር ስንኖር ለምሳሌ የኔ ጎረቤት በግራም በቀኝም ያሉ ጎረቤቶቼ የሆነ ችግር ቢደርስባቸው በማታም ሆነ በቀን ቶሎ የምንደርሰው ወይኔ ወይ እነሱ ናቸው እና ስለዚህ በዚህ በዚህ ምክንያት ለምሳሌ አንዳንድ ማህበራቶችን እድር እቁብ የመሳሰሉ ነገሮችን በበዓላት ቀን ለምሳሌ እንደ ማርያም ዝክር የምንላቸው ነገሮች አሉ። እና በእነሱ በእነሱ ቀናቶች እያንዳንዱ ሰው እየተገናኘ የሚመክር የሚመክርበት የሚነጋገርበት ነገሮችን የምናደርግበት የምናስተካክልበት ወይም ደግሞ ለወደፊት ይሄ ቢሆን ይሻላል እያልን እንነጋገራለን እዛ ላይ አንዳንድ ስራ መሰራት ያለባቸውን ነገሮችም አንድ ላይ አውርተን ተፈጻሚ እንዲሆኑ የምንወያይበት ጊዜዎች ናቸው። እና ይሄ የሚኖሩት ከጎረቤቶች ጋር ጥሩ አለመሆን አይቻልም ጥሩ ሆኖ መኖር ነው የሚቻለው እና እንደኔ አስተሳሰብ እንግዲህ እንደዚህ አይነት ነገሮች መቀጠል አለባቸው የሚል ሀሳብ ነው ያለኝ። ስራዎችን ለመስራት በአንድ መሆን ነው በሌላ ምክንያት እንገናኛለን ያው የግድ ነው ስለዚህ ተስማምቶ አንዱኑ ስራዎችን ለመስራት ያግዝ ዘንድ ከጎረቤት ጋር ጥሩ መሆን አስፈላጊ ነው የሚል ሀሳብ አለኝ። ለምሳሌ ክፉን ያርቀው ይባላል በኛ አባባል እና ያው አንዳንድ ክፉ ነገር ቢመጣም እንኳን ቶሎ የሚደርሰው ያው ጎረቤት ነው እና ዘመድ ለምሳሌ ቆይቶ ተደውሎለት ወይም ደግሞ ከጊዜ በኋላ ነው። እኛ ጋር ሊደርስ የሚችለው እና መጀመሪያ ቅድሚያ የሚደርሰው ጎረቤት ነው የሆነ ነገር ኳሽ ካለ ጎረቤት ነው የሚደርሰው እና ያው ጎረቤት ጋር ጥሩ ሲኖር ነው ያን ደግሞ የሚሆነው። እና ጥሩ መሆን አለብን ወይም ደግሞ መልካም ግንኙነት ጥሩ ስነ መግባር እየሰራን ጥሩ ስራዎችን እየሰራን አንድ ላይ እየተመካከርን ካላደረግናቸው ጥላቻ ካለ በውስጣችን ወይም ደግሞ በመሃላችን ጥላቻዎች ካሉ እነዛ ጎረቤቶች የሆነ ነገር እንኳን ቢመጣ ማለት ላይደርሱ ይችላሉ። ጥሩ ግንኙነት ከሌለ ስለዚህ አሁን አሁን ሰው ጥሩ ግንኙነት ሊኖር ይገባል የሚል ሀሳብ ነው ያለኝ ጎረቤቱ ጋር ምክንያቱም ያው በክፉ ጊዜ ደራሹ ጎረቤት ነው በክፉ ጊዜም አጋጣሚም የሚረዳደው በድሩም በቁቡም የሚረዳደው ጎረቤት ስለሆነ ከጎረቤት ጋር ጥሩ ግንኙነት ሊኖረን ይገባል የሚል የመጨረሻ ሀሳብ መስጠት ፈልጋለሁ

እሺ ወደ የትኛው ቦታ ተጉዘህ ታውቃለህ የሚል ሀሳብ ነው? እና ደግሞ አሁን ደግሞ ማውራት የተፈለገው እንግዲህ በተለያየ አጋጣሚ ያው ኢትዮጵያ ውስጥ ነው የምኖረው በሚታወቀው ኢትዮጵያ ውስጥ እኖራለሁ ኢትዮጵያ ውስጥ ስኖር ደግሞ ወደተለያዩ አካባቢዎች በስራም ሆነ አንዳንድ ደግሞ ያው ለመዝናናትም ተብሎ የሄድኩባቸው አገልግሎቶች አሉ። እና እንግዲህ ኢትዮጵያ ውስጥ ያየኋቸው በትምህርት ለምሳሌ ወደ እኔ የምኖረው ወደ ጎንደር አካባቢ ነው ብያለሁና። እንግዲህ ከዛ ተነስቼ ለምሳሌ ወደ ተለያዩ የኢትዮጵያ ክፍሎች ተጉዤ አቃለሁ ለምሳሌ በትምህርት ትምህርት ስማር ወደ መቀሌ ወይም ደግሞ ወደ ሰሜኑ የኢትዮጵያ ክፍል ተጉዤ አቃለሁኝ። እና ያው እዛ ያለው ሁኔታና እኔ የምኖርበት የነበረው ሁኔታ ትንሽ በአየር ንብረት ክልሉም የተለያየ ስለሆነ ትንሽ ሙቀት ምናምን የሚያጋጥምበት የምግብ ደግሞ ምግብ አመጋገባቸው የተለየ ስለሆነ ከእኛ እሱን ልምድ የወሰድኩበት ሁኔታ የተፈጠረበት ነው። እና ወደዛ ሄጄ አውቃለሁኝ። እንደገና ደግሞ ያው ወደ አዲስ አበባ ከአዲስ አበባ አልፎ ደስ ሶደሬ የሚባሉ ወይም ደግሞ አዳማ የመሳሰሉ የምዝናኛ ቦታዎች የሄድኩበት አጋጣሚ አለና እነሱን ጨምሮ እንግዲህ ከሀገር ውስጥ ብዙ ቦታዎችን አይቻለሁ። ለምሳሌ ለምሳሌ የተለያዩ ቦታዎችን እየዞርኩ የጎበኘዉበት ሁኔታ አለና ያው ወደ ባህር ዳር ለምሳሌ ወደ አማራ ክልል ዋና ከተማ መቀመጫ ወደሆነችው ባሀር ዳር የተለያዩ ቦታዎችን ሄጄ አይቻለሁ ተዘዋውሬ አይቻለሁ። እና እነሱ እነሱም አሉ እና በሌላ አጋጣሚ ደግሞ እንግዲህ በውጭ ሀገራትም የመሄድ አጋጣሚ ገጥሞኛ ያቃል እና ያው በፋሚሊ ኬዝ ነው የሄድኩት እዛም የተወሰነ ጊዜ ቆይቼ ስራዎችን የተወሰኑ ስራዎችን ሰርቼ ተመልሻለሁ። እንግዲህ እዛም ደግሞ የተወሰኑ ልምዶችን ይዤ መጥቻለሁ ለምሳሌ ወደ ኒውዘርላንድ ሄጅ አውቃለሁኝ ገና ደግሞ ዴንማርክም ሄጄ አውቃለሁኝ ኒውዘርላንድ እና ዴንማርክ እንግዲህ ሁለቱም ስካንዲዩኒያን ካንትሪዎች ናቸው ወይም ሀገራቶች ናቸው እነሱ ደግሞ የተለያየ ባህል እምነት ወይም ደግሞ የስራ ሁኔታም አላቸውና እነሱን አይቻለሁኝ። ለምሳሌ አምስተርዳም ወይም ደግሞ ኒዉዘርላንድ ብንወስድ ተለያዩ ለምሳሌ ትራንስፖርት ሁኔታቸው በሳይክል ወይም ደግሞ ባይስክል መሆኑ እንደገና ኢንፍራስትራክቸራቸው መሰረተ ልማቱ የሳይክል ምንጃው ምናምን የተመቸ መሆኑን ተገንዝቤያለሁኝ። ለምሳሌ ጥሩ ነው ለዛ ነገር የሰጡት ቦታ እና ሁሉም ሰው የሚንቀሳቀሰው ከስራ ወደ ከቤቱ ወደ ስራ ወይም ደግሞ ከስራ ወደ ቤቱ የሚንቀሳቀሰው በሳይክል ነው እነሱን ነገሮች ልምድ ይዤ መጥቻለሁ። ወደ ዴንማርክ ስንሄድ ደግሞ ያው እንግዲህ ትንሽ ያው ዴንማርክ ብዙ ኢንተርናሽናል ኮሚኒቲ የሌለበት ወይም ደግሞ አለም አቀፋዊ የሆኑ ህዝቦች የሌሉበት ብዙ ጊዜ ሎካል ወይም ደግሞ የአካባቢ ሰው የሚኖርበት ሀገር ነው እና ያው ትንሽ ቀዝቀዝ የሚልበት አጋጣሚም አለ። ይቀዘቅዛል እንደገና ያው ለቋንቋ ለመግባባት ትንሽ ያስቸገረኝ እንደገና ደግሞ ያው ስራዎችን ለማግኘትም የተቸገርኩበት ቦታ ነው። እዛ ዴንማርክ እና ያው እነዚህ እነዚህን አይነት ነገሮች አይቼ መጥቻለሁኝ። ያው በሌላ ደግሞ ያው በአንዳንድ ለምሳሌ በትራንስፖርት ሲሄድ መንገድ ላይ በትራንዚት ወይም ደግሞ በማቆራረጥ በምንሄድበት ጊዜ ያየኋቸው ቦታዎች አሉ። ለምሳሌ እንደ ኳታር በጣም ሙቀት ነው እንደ ኬንያ የመሳሰሉ ሀገራቶች ሙቀት ናቸው እነሱ እነሱን ሀገራቶች የመገንዘብ አጋጣሚ አግኝቻለሁ። ለምሳሌ ደግሞ እንደ ጀርመን ፍራንክፈርት የመሳሰሉ ቦታዎችንም አይቻለሁ እነሱም ቢሆኑ ደስ የሚሉ ቦታዎች ናቸውና እነዚህን ቦታዎች አይቻለሁኝና አመሰግናለሁ።

እሺ አመሰግናለሁ አሁን ደግሞ በአንድ ጊዜ ብዙ ስራዎችን ልታስተናግዳለህ ወይም ወይን ትሰራለህ የሚል ሀሳብ ያለው አይነት ርዕስ ነውና? አዎ ያው በአንድ ጊዜ ብዙ ስራዎችን ካልሰራን ትርፋማም አንሆንም ጨርሰንም መዋል አንችልምና። ያው በአንዴ ለምሳሌ አሁን እኔ ጠዋት ተነስቼ ለልጆቼ ሳበስል ለምሳሌ የተለያዩ ስራዎችን በጎን በጎን አድርጌ እሰራለሁ ለምሳሌ መኮረኒ መስራት ካለብኝ ሌላ ደግሞ እንጀራ ፍርፍር መሰራት ካለበት በጎን አድርጌ በአንዴ ስራዎችን ማከናወን ስላለብኝ እነሱን እሰራለሁኝ። ከዛ ውጪ ደግሞ ለምሳሌ እንደዛ እያበሰርኩ ወይም ደግሞ እኮ እያደረኩ በጎን ደግሞ ቤት ሊጸዳ ይችላል የተለያዩ ነገሮችን ለምሳሌ ቆሻሻ አወጣ ሊሆን ይችላል እና እንደነሱ እንደነሱ አይነት ነገሮችን ብዙም ያልተራራቁ የኮምፒውተር ስራ እየሰራህ እየሰራሁ። ደግሞ ለምሳሌ ወጥ ወይም ደግሞ ሌላ ነገር ይችላል እና እንደሱ አደርጋለሁ ብዙ ጊዜ እንደዛ ከሆነ ያው ስራውም አያልቅም ስራዬን ጨርሼ እሰራለሁ። ያኛውን ስራ ብለን ከተውኩት ብዬ ከተውኩት ያው ብዙ ጊዜ ውጤታማ ላልሆን እችላለሁ ምክንያቱም በሰአቱ ላልጨርስ እችላለሁ ስራዬን ስራዬን በሰአቱ ካልጨረስኩ ደግሞ ያው ከውጤት አንፃር በጣም ዝቅተኛ ይሆናል። እና እንደሱ አይነት ነገሮችን ለማቃለል በጎን ወይም ደግሞ በተጓዳኝ ስራዎችን መስራት መቻል አለብኝ የሚል ሀሳብም ስላለኝ ብዙ ጊዜ ብዙ ነገሮችን በአንዴ መከናወን ተገቢም ነው እኔም እሰራለሁኝ። እንደዛ ብለን ዝም ካልን ሰአቱም ይመሻል ስለዚህ ያለበት ስራ ሳይሰራ ለነገ ሊያልፍ ይችላል ለምሳሌ ይሄን ስራ ጨርሼ ቀጣይ ያንን ስራ እሰራዋለሁ ብዬ ብቀጥር ሌላ ደግሞ ማህበራዊ ነገሮች ሊመጡ ይችላሉ። እንደገና ደግሞ ከእቅዳችን ውጪ የሆኑ አንዳንድ ነገሮች ሲገጥሙን ያን ነገር ሊቀር ስለሚችል በተገኘው አጋጣሚ ወይም ደግሞ መሰራት ባለበት እስከቻልነው ድረስ ወይም እስከቻልኩት ድረስ ስራ ለመስራት ወይም ለመፈጸም በአንዴ የሚቻል ከሆነ ማለቴ ነው። እና የሚቻልበት አጋጣሚ ካለ ያንን ነገር ለመፈጸም እጥራለሁኝ ብዙ ጊዜ ስለዚህ ምንድነው? ያው ስራዎቻችን በአግባቡ ለመጨረስ ውጤታማ ለመሆን ጊዜያችን ደግሞ በአግባቡ ለመጠቀም ለምሳሌ ጊዜ ስለማይበቃን ነው። ላይ እንትን የምናደርገው ማለት በአንድ ላይ አንድ አይነት የተገጣጠሙ ወይም ደግሞ የተያዙ ስራዎችን ሰርተን የምንጨርሰው እና ጊዜን ቆጠብን ማለት ደግሞ ለሌላ ቦታ ሄደን ሌላ ስራ እንሰራለን ማለት ስለሆነ። ያው እዚህ ይሄን ነገር ለማስተካከል በአንዴ ተያያዥ የሆኑ ስራዎችን ለምሳሌ ማይራራቁ ቅድም እንዳልኩት ቤት ሊጸዳ ይችላል ቆሻሻ አውጥቶ መጣል ሊሆን ይችላል የተለያዩ ነገሮችን ልናደርግ ይችላል ለምሳሌ ኮምፒውተር ስራዎችን እየሰራን ደግሞ ያው ወረቀት የተለያዩ ነገሮችን ወረቀት ነክ የሆኑ ስራዎችን ልንሰራ እንችላለን ልጅ የቤት ስራ ልናሰራ እንችላለን ስለዚህ ከዚህ ጋር የተያያዘ ነው። እና በአንድ ጊዜ ብዙ ስራችን ማስተናገድ ወይም ደግሞ መፈጸም መቻል ጥሩ ነው። ለአንደኛ ለጊዜ አጠቃቀማችን ግን ምንድነው እዚህ ጋር አሁን ለምሳሌ በአንድ ጊዜ ስራዎችን እንሰራለን ወይም ደግሞ እሰራለሁ ስል ከውጤታማነቱ አንፃርም መታየት አለበት እና ዝም ብሎ ሰራሁኝ ብሎ የተበላሸ መሆን የለበትም ስለዚህ ያንን በጥንቃቄ ማድረግ አለብን ከዛም ከዚህም ብሎ ለመጨረስ ብቻ ሳይሆን ጥራቱ ወይም ደግሞ ኳሊቲውን ተጠንቅቆ ጥራቱን የጠበቀ ስራ መሆን አለበት። እንጂ ጊዜን ለመጠቀም ተብሎ በአንድ ጊዜ ዝም ብሎ ውጤት የሌለው ስራ መስራት እንደሌለብን ተገንዝቤ በአንዴ ብዙ

በእንጨት እሳት ማብሰል ታውቃለህ ነው የሚለ፤ እና በእንጨት ያው ብዙ ጊዜ የተለመደ ነው እዚህ እኔ ወዳለሁበት አካባቢም ሆነ እኔ ያለሁበት ቦታ ላይ በእንጨት አንዳንድ ነገሮችን ያው ከኤሌክትሪክ ኤሌክትሪክ ብዙ ጊዜ ብዙዎችን ነገሮች ማብስል በኤሌክትሪክ ስለማይቻል ከሀይልም እጥረት አንፃር በቂ የሙቀት ወይም ደግሞ ይሄ ምንድነው ተፈላጊውን ሙቀት ስለማናገኝ ብዙ ጊዜ እንጨት የምንጠቀምበት አጋጣሚዎች አሉ። ለምሳሌ አንዳንድ ሰዎች የኤሌክትሪክ ምጣድ ከመጠቀም ይልቅ የእንጨት ምጣድ የሚጠቀሙ ሰዎች አ፤ እኔ ግን አሁን ለምሳሌ እንደ እኔ እንኳን ብወስደው ያው በዓላት ሲመጡ ብዙ ነገሮች የሚከናወኑት ሰፋ ተደርገው ስለሆነ የሚደገሱት ጥቅሶች ምግቦች የሚዘጋጁት ከተለምዶ ወይም ደግሞ ከነበረው ጊዜ የተለየ የተለየ ስለሆነ፣ እነዛን የተለዩ ቀናቶች በተለየ ምግብ አሰራር የተለያዩ ከባህሉ፣ ከእምነቱ ጋር አብረው የሚሄዱ ባህላዊ የሆኑ ምግቦችን በማብሰል ነው የሚከናወኑት እና ለምሳሌ ትላንት ያው እንግዲህ የገና በዓል ነበረብኝ እና የገና በዓል ሲሆን ደግሞ የተለያዩ የርድ ተግባራት ይከናወናሉ። ከዚህ ውስጥ እንደ ዶሮ፣ ከብት፣ በግም የመሳሰሉ ነገሮች ይታረዳሉ እና እነዚህን ምግቦች ለመስራት፤ ለምሳሌ ዶሮ ለመስራት ትላንትና እየሰራሁ ነበርና፣ ከጧት ተነስቼ ጧት ተነስቼ፣ እንጨት አያይዤ ያው ከታረደ በኋላ በእንጨት ነው የሚለበለበው ቆዳው ተገ ተገፈፈ በኋላ እሱን አያዝኩኝ ቆዳውን ለበለብኩ፤ ከዛ በኋላ እንጨቱ እንደተያያዘ በእንጨት በትልቅ ብረድስት ያው ከሁል ጊዜ ወጣ ባለ ትልቅ ብረት ድስት ነው የሚሰራው እና በሱ ይጣዳል ያው ሽንኩርት መጀመሪያ ተቆላልቶ ምናምን ምንድነው ይሄ የምናደርገው ያው ቅድም እንዳልኩት አሁን ለምሳሌ ትልቁን ብረድስት ስቶቭ ላይ ብንጥደው ስቶቡ ያንን ይብረድስት ስፋት ወይም ደግሞ ሰርፌስ መከወን ስለማይችል ወይም ደግሞ ማዳረስ ስለማይችል ያንን ሰርፌስ ለማዳረስ እሳት የግድ በእንጨት ማያያዝ አለብን፤ እና ጥሩ የመብሰል ሁኔታ እንዲፈጠር ለማድረግ ነው እንጨት የምንጠቀመው ብዙ ጊዜ። እንደዛ ካልሆነ አይበስልም ቶሎ እና ያው እንጨት አያያዝኩኝ፤ ስለዚህ እንጨቱን የተወሰነች ውጪ ላይ ነው የምናደርገው ብዙ ጊዜ አውጪ እሱ ስለሚረብሽ። እንጨት ስንጠቀም እንጨት ሲረብሻል እና ያው መታፈንም ምንም ስላለ ለልጆች ተብሎ ቤት ውስጥ አይነደድም፤ ስለዚህ ውጭ ላይ ይያዝና ዶሮ ብዙ ጊዜ ያው በእንጨት ነው የምናበስለው ስለዚህ በዛ በእንጨት ማለት ነው ትላንትና ያው በዓልም ስለነበረ እንግዲህ በበዓል ምክንያት ብዙ እርዶች ይከሰታሉ ብያለሁ ቅድም እና እነሱን ነገሮች ለመስራት ስጋም ቢሆን አሁን ለምሳሌ ከብት ስጋ ሲመጣ አጥንት ይኖራል ትላልቅ አጥንቶች መሸከም የማይችላቸው ለምሳሌ ስቶቩ መሸከም የማይችለው ሁኔታ ስለሚኖር በክሰል ወይም ደግሞ በእንጨት አያይዘን ነው ብዙ ጊዜ የሚሰሩት እና እንጨት አንድደን እነዛ ነገሮች ይቀቀላሉ ማለት ነው። ስለዚህ ብዙ ጊዜ ነው የተለመደ ነው እዚህ የኛና የተለያዩ ስራዎችን ለመስራት እንጨትን እንጠቀማለን ነው እንግዲህ ያለው ሁኔታ እና እንጨት ስንጠቀም ምንድነው የሚያጋጥመን ነገር፣ አንደኛ ያው ቅድም እንዳልኩት ከውጭ ስለሆነ የምንሰራው ንፋስ ምናምን ያስቸግረናል፤ ንፋሱ፣ ፀሀዩ ያስቸግራል። የተለየ ኪችን ላይኖረው ይችላ፤ ምክንያቱም ያው ለዚህ ተብሎ የተሰራ ኪችን አንዳንድ ቦታ ይኖራል ግን እኔ ጋር የለም። ምክንያቱም ያው ብዙ ጊዜ በኤሌክትሪክ ስለምጠቀም በዓላት ሲመጡና የተለየ ሁኔታ ሲኖር ነው እንጨት የምትጠቀመው እና ፀሀይ እና ዝናብ ሲሆን ደግሞ ዝናብ ያስቸግራል እና ከዚህ ከዚህ ጋር የተያያዘ ነው እንጂ ለማብሰል አቅም ወይም ፓወር እኛ ስለሆን እንጨቱን በዛ አድርገን ካስገባነው ያው ቶሎ ይመስላል። ቶሎ ይደርሳል ማለት ነው። ግን ደግሞ ያው እንጨት የእንጨት ጥረትም ሊያጋጥም ይችላልና ያው እንጨት ደግሞ መግዛት ሊጠበቅብን ይችላል ነውና በእንጨት ማብሰል ብዙ ጊዜ አብስዬ አውቃለሁ የሚል ሀሳብ ነው።

እሺ አመሰግናለሁ። የምወደው የምወደው ፍራፍሬ ምንድነው? ነው የሚለው እና ይሄ ምንድነው አሁን እንደ አካባቢው ሊወሰን ይችላል ለምሳሌ የሆነ አካባቢ ስኖር የምወደውን ፍራፍሬን ስለማላገኘው ሌላ ፍራፍሬ ከዛ የተሻለ ልወድ እችላለሁ ለምሳሌ አሁን ከእሱ ከእሱ ስል ያው እዚህ ሀገር ስኖር አሁን ለምሳሌ ሙዝ በጣም እኔ ይመቸኛል ደስ ይለኛል እና ሙዝ በአንደኝነት ልወድ እችላለሁ ሲቀጥል ሁለተኛ ደረጃ ደግሞ ሀባብ እወዳለሁ ደስ ይለኛል ስለዚህ እነዚህን ነገሮች እወዳለሁ እና እንግዲህ እነዚህ ነገሮች ደግሞ ሌላ ቦታ ስንሄድ በትንሽ ወይም በስሱ የሚገኙበት አጋጣሚ አለ ሪኤል ሊው እንደፈለግነው አክሰስ የማናደርጋቸው ወይም ደግሞ ልናገኛቸው የማንችላቸው ነገሮች ይፈጠራሉ እና ስለዚህ እነሱን ነገሮች ማግኘት ካልቻልኩ ደግሞ ሌላ በዚህ አጋጣሚ ልወደው የሚችለው ነገር ሊኖር ይችላል ለምሳሌ እዚህ ሀገር የሌለ ወደተለያዩ ሀገራቶች ሲሄድ አሁን ለምሳሌ ኔዘርላንድ ትንሽዬ ብርቱካን መሰል የሆነች እንትን አለች እና መንደሪን የምትባል እሷ አሁን በጣም ቴስቲ ወይም ጣፋጭ የምትመቸኝ እንትን ነበረች እና ከብርቱካን አነስ ያለ ሳይዝ ነው ያላት ወይም መጠን ነው ያላት እና በቃ በጣም ጣፋጭ ናት እሷን እወዳት ነበረ። ሌላ ደግሞ ኪዊ የሚባል አለ። ደስ የሚል እሱንም እወደዋለሁ እና ይመቸኝ ነበር እና ፒር ፒር ማለት ደግሞ እንግዲህ አላውቀውም እና ፒርም የሚመች ነበረ በጣም ነው ይሄ የውሃ መጠኑ ደስ ይላል በዛ ላይ ደግሞ ያው ኦርጋኒክም ስለሆነ ተፈጥሮአዊ ስለሆነ ከዛ የምናገኘው ነገር ከ ተፈጥሮአዊ የሆነ ውሃ ውስጥ የሚገኝ ስኳር ይኖራል እንደገና ደግሞ ሀይልና ሙቀት ሰጪ የመሳሰሉ የሃይድሬት ንጥረ ነገሮችም ሊገኙበት ስለሚችል እነሱን እነሱን ነገሮች ስለምወዳቸው ነው በምክንያት ነውና ያለምክንያት አይደለም ብዙ ጊዜ የምወዳቸው ያው አንዳንዴ በርግጥ ሲጣፍጥ ብቻ የሚበሉ የፍራፍሬ አይነቶች አሉ ግን ፍራፍሬዎች ያው ብዙ ጊዜ ጠቃሚ ናቸው ብለን ነው ብዬ ነው የምወስደው እኔ በግሌና ያው ፍራፍሬ መመገብ ለጤና ያው በሽታ ተከላካይ ነው ቫይታሚን ሲ አላቸው ተብሎ ስለሚታሰብ ያው በሽታ ተከላካይ ናቸው ብለን ነው ብዬ ነው የማስበው እና ያው ብዙ ጊዜ እነዚህን ፍራፍሬዎች ምመገብ ለበሽታ ተከላካይነት ወይም ደግሞ ለሰውነታችን ለአቋማችን ጥሩ ይሆናሉ የሚል እሳቤም ስላለ እነዚህን ነገሮች መመገብ እወዳለሁ እና በጣም ያው እንግዲህ ካለሁበት አካባቢ ስነሳ በጣም የምወደው ፍራፍሬ ያው ብዙ ፍራፍሬዎች ይበቅላሉ በአጋጣሚ አሁን ለምሳሌ እንደ ሀባብ እንደ ኢንጆሪ ብርቱካን፣ ፓፓያ፣ ሙዝ የመሳሰሉ ፍራፍሬዎች አሉና ከእነዚህ ሁሉ ፍራፍሬዎች እንግዲህ እኔ ቅድም እንዳነሳሁት ያው ሙዝ በካልሲየም የበለፀገ ነው ተብሎ ስለሚታሰብ ይሄ ላጥንት ጥንካሬ ጥሩ ነው ብዬ ስለማስብ ብዙ ጊዜ ብመገበው ወይም ደግሞ ቢ ብበለው ደስ ይለኛል ብዬ የማስበው አንደኛ ምርጫዬ እንግዲህ ሙዝ ነው ማለት ነው እና ሙዝ በጣም ቆንጆ የሆነ ለሰውነታችን አስፈላጊ የሆነ ንጥረ ነገር የያዘ ያው ሁሉም እንትኖች አላቸው የእንቶ እንትናቸው እንደይ እንትናቸው ሊለያይ ይችላል እንጂ ሁሉም ፍራፍሬዎች ለሰውነታችን በጣም የሆኑ ንጥረ ነገሮችን የተሸከሙ ናቸውና ወይም በውስጣቸው ያዙ ናቸው። ነገር ግን እንደኔ ምርጫ ያው ሙዝ በጣምናውም ሆነ የማገኘውም ከማገኘውም ከአካባቢ አክሰሰብል ስለሆነ በቀላሉ ላገኘው ስለምችል አንደኛ አድርጌ እወስደዋለሁ ማለት ነው እና በጣም እንትን የምለው እሱን በፍራፍሬ ነው ሙዝን ማለት ነው

በመንገድ ላይ ምግብ ትገዛለህ ወይ የሚል ነገር ነው? እና ያው ብዙ ጊዜ ይኖራል። ምግብ ይዘጋጃል በአካባቢያችን መንገድ ላይ ብዙ ጊዜ ያው ይሸጣሉ ለምሳሌ እንደ ድንች ቺፕስ የምንለው አይነት ነገር እርጥብ ተብሎ የሚሸጥ አለ እየተባለ ዶናት እየተባለ የሚዘጋጁ ምግቦች አሉ። መንገድ ላይ ብዙ ጊዜ በተለምዶ የሚሸጡ ያው ማታ አካባቢ ሲሆን ሊሸጡ የሚችሉ እና ግን እኔ እነዚህን ነገሮች ያው ልጅ ልጅ እያለሁ ገዛ ነበረ። ለምሳሌ እንደ ሳምቡሳ አይነት ነገሮች በጣም ለማታ አካባቢ መክሰስ ይሆናሉ እና አንዳንዴ ወክ ወጠን ወይም ደግሞ ከጓደኛ ጋር እየሄድን ከሆነ እነሱን ነገሮች ስጠቀም ነበረ። ግን ከጊዜ ቆይታ በኋላ ለምሳሌ ከፍ እያልኩኝ በትምህርትም ራሴን አዳብሬ ከፍ እያልኩ ስመጣ አንዳንድ ጊዜ ደግሞ ከማያቸው ልምዶች አንፃር ለምሳሌ ምግብ መንገድ ላይ የሚዘጋጅበትን ሁኔታ ሳይ የጠበቀ ላይሆን ይችላል ከሚል አንፃር ለምሳሌ አንዳንድ ጊዜ በሰነበተ ዘይት የሚጠበስበት አጋጣሚ አለ ለምሳሌ አሳና ቺፕስ ይሄ ድንች ሳምቡሳ ልክ ዛሬ ሲጠብሱበት አድረው ያንን ዘይት አውጠው አቆይተው ደግሞ ነገ ደግሞ መጥበሻ ለሌላ ዙር መጥበሻ ያደርጉታል እና እንደዚህ አይነት ነገሮች ስለሚከሰት ብዙ ጊዜ መንገድ ላይ ያው መመገብ ከዛ በኋላ ብዙም ደስተኛ አይደለሁምና ተውኩትኝ ማለት ነው። እና ያው አንዳንድ አጋጣሚ ሲያጋጥመኝ አሁንም ቢሆን ጥራቱን ከጠበቀ ለምሳሌ የተለየ ምግብ አይነት ካየሁ መንገድ ላይ ልገዛ እችላለሁ። ለምሳሌ በእርጥብ የሚሉት ለምሳሌ ድንች በእንትን ፍሬሽ ስለሆነ ወይም አዲስ ስለሆነ ምንም የሚጠበስ ብዙም ነገር የለውም ያው የለው በርበሬ ነክ ስላለው ይሄ ስፓይሲ ስለሆነ እሱን ያጠፋዋል ብዬ ስለማስብ እሱን ነገር ለመጠቀም ፍቃደኛ እሆናለሁ አንዳንዴ ያው ለምሳሌ እሱን ብገዛና እንትን ብሎ ብዙም ችግር አያመጣብኝም ብዬ ስለማስብ ማለት ነው። እና ሌሎችን ግን ያው ችግር ይፈጥሩብኛል ብዬ ስለማስብ እነሱን መጠቀም እቆጠባለሁ። ማነው እነሱን ከመጠቀም ያው ቅድም እንዳልኩት በቆየ ዘይት ለጤና ደግሞ ተስማሚ የሚባል ሆነ ቤት ውስጥ ገዝተን ለቤት ብለን የምንጠቀምበት ዘይት የተለየ ዘይት ነው የሚጠብሱበት እና እሱን ደግሞ ከቤታችን ለምሳሌ ጤናችን ለመጠበቅ ብለን እኛ ለእኛ የተስማማው ወይም ደግሞ ለእኛ ተስማሚ ነው ብለን ወይም ምቹ ይሆናል ብለን የገዛነውን በውድ ዋጋ ሊሆን ይችላል ዋጋ ጨምረን ገዝተን ለጤና ብለን ነው። የምንገዛው እና እንደዛ አርገን ገዝተን እየተመገብን ነገር ግን ቤት ውጭ ወይም መንገድ ላይ በሚዘጋጁ ምግቦች እነሱ ርካሽ ወይም በዋጋ የቀነሱ ዘይቶችን ተጠቅመው ነው ወይም ደግሞ ይሄ ኳሊቲያቸው እንትናቸው ይሄ ጥራታቸውን ያልጠበቁ ወይም ደግሞ ጥራታቸው የቀነሰ በጣም የሆኑ ዘይቶችን በርካሽ ዋጋ ወይም ደግሞ እነሱ አዋጪ ነው በሚሉት የዘይት አይነት ጠብሰው ነው። ብዙ ጊዜ የሚያቀርቧቸው እና እነዚህ ምግቦች ደግሞ ለኔ ከቤት ከምጠቀመው ጋር ስለሚጻረር ወይም ደግሞ አንድ አይነት ስለማይሆን ያንን ተጠቀምኩ ማለት ከቤቴ ንጹህ ዘይት ምጠቀመው ምንም ጥቅም የለውም ማለት ነው። በሌላ አባባል ስለዚህ እንደዛ ከሆነ ደግሞ ጤናዬም እየተጠበቀ አይደለም ከሚል አንፃር አይቼ ነው የመንገድ ላይ ብዙ ጊዜ የሚሰሩ ምግቦችን ከመመገብ የተቆጠብኩት። በሌላ ሁኔታ ደግሞ ለልጆች ምናምን ለምሳሌ ለመስጠት ጥሩ አይደለም ይሄ የሰነበተ ዘይት ነው የሚጠበስበት እና ይሄ ሲሰነብት ከአንደኛ ከመጀመሪያውም ቢሆን ኳሊቲው ወይም ደግሞ ጥራቱ የጠበቀ ስላልሆነ ሲቀጥል ደግሞ ሰንብቶ ነው የሚጠበስበት እና መንገድ ላይ የሚዘጋጁ ምግቦችን መጠቀም ብዙ አስፈላጊ ነው። ብዬ አላስብም።

እሺ የህዝብ ማመላለሻ ትጠቀማለህ? ነው የሚለውና የህዝብ ማመላለሻ አዎ እጠቀማለሁኝ ምክንያቱም ያው የህዝብ ማመላለሻ የምጠቀምበት ምክንያት እኔ የራሴ የሆነ ትራንስፖርት መንገድ ወይም ደግሞ ተሽከርካሪ መኪና ስለሌለኝ ሁል ጊዜም ስራዬን ለመስራት የምትጠቀምበት የህዝብ ማመላለሻ ነውና የህዝብ ማመላለሻ መጠቀሜ ያው ጥቅምም አለው ጉዳትም አለው ጥቅሙ ምንድነው ያው ከተለያዩ ወጪዎች ለምሳሌ ከመኪና ጋር ተያያዥነት ያላቸው ወጪዎችን ላላወጣ እችላለሁ ነገር ግን ያው ያ ማለት ምንድነው ወጪ ሲባል ለምሳሌ ይሄ መኪና ነዳጅ ሊኖር ይችላል አሁን አዳጅ በጣም ተወዷል እና ከእሱ ጋር የተያያዘ ወጪ ላላወጣ እችላለሁ መኪና ብልሽት ሲበላሽ ምንም ስለሌለኝ ምንም ከእነዚህ አይነት ወጪዎች ላልዳረግ እችላለሁ ለምሳሌ ለፓርኪንግ ለመጠበቂያ እየተባሉ አሁን አካባቢውም ከጸጥታ ጋር የተያያዘ ችግር ስላለበት የተወሰነ ለሱም ሰው አስጠብቆ ነው የሚድረው የሚታደረው እና ከእነዚህ ከእነዚህ ወጪዎች ልቆጠብ እችላለሁ ወይም ደግሞ ከእነዚህ ወጪዎች ለነዚህ ወጪዎች ላልደረግ እችላለሁ። ነገር ግን በሌላ ሁኔታ ደግሞ ስናየው የህዝብ መላልሻ መጠቀም ሌላ ጉዳት አለው ለምሳሌ ምንድነው ጉዳቱ ብናይ አሁን ለምሳሌ አንደኛ ጊዜ ያባክናል በፈለግነው ሰዓት ተነስተን ወደ ስራችን መሄድ አንችልም ያ ማለት ምንድነው ብዙ ጊዜ ለምሳሌ ሰልፎች ይኖራሉ የህዝብ ማመላለሻ ለመጠቀም ያው ሰልፍ ጠብቀን ለመያዝ ስንሰለፍ ደግሞ ወረፋዎች ስላሉ ጊዜ እናባክናለን በሰአቱ መድረስ ከፈለግንበት ቦታ ላን አንደርስም። ሰዓት ስንዘገይ ደግሞ ስራ ይበደላል ወይም ደግሞ ስራ ቶሎ መስራት አንችልም ያው ቅድም ጥቅሙ ካልኩት አንፃር ለወጭ ብቻ ሳይሆን በሰአታችን ተገንተን ስራዎችን ለመስራት ያስችለናል ለምሳሌ የራሳችን መኪና ስንጠቀም ማለቴ ነው። የህዝብ አመላለሻ ስንጠቀም ግን አሁን እንዳልኩት ያው እንግዲህ ሰልፎችን እንጠብቃለን ረዣዥም ሰልፎች ይኖራሉ ብዙ ጊዜ ጠዋት እና ማታ አካባቢ እና ያው ብዙ ጊዜ ወደ ስራ ስኬድ ደግሞ ጠዋት ወይ ማታ ስለሆነ ጠዋት የሄደው ሰው ማታ ይመለሳል የግድና የህዝብ ማመልሻ ነው የሚጠቀመው ስለዚህ እነዛም ቢሆኑ ብዙ ሰልፎች ይኖሩታል ማታ ላይ እና እንደዚህ አይነት ጊዜዎችን ብዙ ጊዜ ውጪ ላይ ወይም ደግሞ የህዝብ ማመላለሻ ቦታ ላይ ማባከል ሊከሰት ይችላል። ሌላው ደግሞ ግፊያ፣ ስርቆት፣ ለምሳሌ እዛ ታክሲ ወይም ደግሞ ባስ የህዝብ አማራለሻ እንተኖችን ስንጠቀም ለስርቆት ልንዳረግ እንችላለን ለምሳሌ ስልክ ልንሰረቅ እንችላለን የተለያዩ ነገሮችን ልንሰረቅ እንችላለን ብር፣ እንደ ሀብል፣ የእጅ ሰዓት ምናምን ያው የሚያሾልኩ ሰዎች አሉ እዛ ቆመውና ለእነሱ ልንጋለጥ እንችላለን። ከዛ ውጪ ደግሞ ወደ ውስጥ ስንገባ ደግሞ ያው የተለያየ ሰው ነው የምናገኘውና ተጨናንቆ ነው የሚጫነው የህዝብ አመላለሻ ሲባል ከመጠን በላይ ነው የሚጫንበት ስለዚህ ለሶስት ለአራት ከአንድ ወንበር መቀመጥ ይመጣል ከዛ ለሶስት ለአራት ስንቀመጥ ደግሞ ያው የተለያዩ ሰዎችን ነው የምናገኘው የተለያዩ ሰዎች ደግሞ ለበሽታ በበሽታ የተገለጡ ሊሆን ይችላሉ ለምሳሌ ያው መስኮት አንዳንዴ ቶሎ ላይከፈት ይችላል ስለዚህ ተላላፊ ለሆኑ የበሽታ እንትኖች ተጋላጭ ልንሆን እንችላለን አይነቶች ማለት ነው እና እንደዚህ አይነት ጉዳቶች አሉ ያው ከስራ ዘገይቶ ከመበደል ያለፈ ለበሽታ ተጋላጭ እንሆናለን ለምሳሌ እንደ ሳምባ ነቀርሳ አይነት እንደገና ደግሞ ተለያዩ በቫይረስ የሚተላለፉ ለምሳሌ እንደ ጉንፋን የመሳሰሉ በትንፋሽ የሚተላለፉ በሽታዎች ተጋላጭ እንሆናለን እና የህዝብ ማመላለሻ ስንጠቀም ያው እንደዚህ አይነት ዘርፈ ብዙ የሆኑ ጉዳቶች አሉት ነገር ግን ያው ደግሞ የተወሰነ ጥቅምም አለው ቅድም እንዳነሳሁት እና ከእሱ አንፃር ያው ምረጥ ምርጫ አይደለም ስለዚህ የህዝብ ማመላለሻ እጥቀማለሁ ነው።

አባራ ችግር ይፈጥርብሃል ነው። የሚለውና እንግዲህ አባራ ያው ያለውበት አካባቢ እንግዲህ ከብዙ መሰረተ ልማት ትንሽ ያው ኢትዮጵያ እንግዲህ በመሰረት እናት ገና እያደገች ያለች ሀገር እናት እና ያለውበት አካባቢም ከዚሁ ከኢትዮጵያ አንዷ ክፍል ስለሆነ ያው ብዙ ጊዜ አቧራ በቀን ተቀን የህይወታችን ያው ሳንረግጠው የምንኖርበት የለምና። ላይ ስንወጣ ዋራ ይኖራል እንደገና ደግሞ ያው ምን ይሄድበት ለምሳሌ ወደተለያዩ ህይወታዎች ስንሄድ ተሽከርካሪዎች በጥጋችሁት ሲያልፉ አቧራ አቡነው ነው። የሚያልፉት እና ወይም ደግሞ አቧራ ወደ እኛ እንዲሄድ አድርገው ነው የሚያልፉት ብዙ ጊዜ ንፋስ ሲነፍስ አቧራ ይነሳል። ያው አባራ ሲነሳ ደግሞ ከእሱ ጋር ተያይዞ ለሰው ልጅ ወይም ደግሞ ለኔ ለምሳሌ ከባራ ጋር ተያይዞ የሚመጣበት ሽታ አለ። አለና ለምሳሌ ጉንፋን በዋናነት ጉንፋን ይሆናልና ወደ ጉሮሮ ሲገባ ጉንፋኔ ይዘኛል ብዙ ጊዜ አቧራ ጉሮሮዬ ውስጥ ከገባ ጉንፋኔ ወደ እያለዳ አባራ አንዱ ችግር እሱ ነው ብዬ አስባለሁኝ። ሌላው ደግሞ እንግዲህ ለምሳሌ መኪና ሲያልፍ አቧራ አድርጎኝ ይሄዳል ያ ማለት አቧራው ቆሻሻ ይፈጥራል ሰውነታችን ላይ አሁን ታጥበን አሁን ያጠብነው ልብስ ይቆሽሻል። ሲቆሽሽ ደግሞ አንደኛ ልብሱ ቆሸሸ ማለት ያው አዲስ ልብስ ወይም ደግሞ ንጹህ የሆነ ልብስ ወደ ቆሻሻነት ተቀየረ ማለት ያንን ማጠብ ይኖራል። መልሶ ያንን ለማጥብ ደግሞ ሁልጊዜም ገንዘብ የሚያስፈልጋል እና እንደዚህ እዚህ አይነት ነገሮች ያጋጥማሉ። ለምሳሌ ያንን ጫማ በየቀኑ ካልተወለወለ እንደ ነገ የማይለበስበት አጋጣሚ ይፈጠራል። ያ ምንድነው አቧራህ ስለሆነ ነውና በየቀኑ ሞልወል ባንችል ለምሳሌ አባራ ባይኖር በየቀኑ ሞልወልም ሆነ እንትን ማለት አይጠበቅብኝም። ንጹህ ስለሚሆን ስለዚህ አቧራ መሆኑ ትንሽ ለጤናም ለገንዘብ አስቸጋሪ ነው። እና ያው አንዳንዴ እንደዚህ አይነት አጋጣሚዎች ያስቸግራል። ያው ከገንዘብ ወጪም አንፃር ብዙ ሳሞና ውሃ ልንጠቀም እንችላለን እና አንዱ ችግር ነው። ሌላው ደግሞ ከጤና አንፃር ያው ቅድም እንደጠቀስኩ ጉንፋን አለ ከአባራ ጋር ተያይዞ ደግሞ የሚመጡ ሌሎች ጀርሞችን ተሸክሜ ነው የሚመጣው። እንግዲህ ከአቧራ ስለዚህ ወደ ጉሮሮአቸው ወደ እንትናቸው ሲገቡ ያው ብዙ ጊዜ ማስክ ስለማትጠቀም አዎ ፀሀይም ስለሆነ እሱን በቀላሉ ነው ወደ ሰውነታችን የሚገባው ከገባ በኋላ ደግሞ የተለያዩ ጀርሞችን ይዞ ተሸክሞ ነው ጥቃቅን የሆነ ጀርሞችን ተሸክሞ ነው ወደ ሰውነታችን ገባሁ እዛ አጠቃቀን ጀርሞች ደግሞ ባክቴሪያ የሆኑ በሽታ ባክቴሪያ ጋር የተያያዙ በሽታዎች ሊከሰት ይችላል። ስለዚህ ብዙ ጊዜ ያው ችግር ይፈጥራል። አቧራ እና ለዚህ ደግሞ ያው እንግዲህ መሰረተ ልማቶችን ዋና ዋና የሰው መሄጃ ወይም ደግሞ የሰው መተላለፊያ ለምሳሌ ቤት አካባቢ መኪና የሚያልፉ ነው አቧራ ከሆነ በጣም ያስቸጋሪ ነው። እና ቢያንስ ቢያንስ ወደ አስፓልትነት ወይ ደግሞ ወደ ኮብልስቶነት ቀይሮ አቧራዎች መኖሪያ አካባቢ ወይም ደግሞ ሰፈሮችን ሊረብሽ የማይችልበት ሁኔታ ቢፈጠር የሚል ሀሳብ ነው። ያለኝ እና ያው ይሄ ሲባል እንግዲህ የብዙ አካል አካላት ትብብር ወይም ደግሞ ተሳትፎ እንጠይቃለን ለምሳሌ አካባቢው ሰው የሆነ መዋጮ ሊያወጣ ይችላል። ያንን ነገር ለመቅረፍ መንግስት ደግሞ ሀላፊነቱን ወስዶ አስባብሮ መንግስትም የራሱን ድርሻ አወጡ ያንን አካባቢ የማልማት ሁኔታ ቢፈጠር ዋናነት ይሄ ለመኖሪያነት የምንጠቀምበት አካባቢ በአቧራ የሚረበሽ ስለሆነ እነዛን ነገሮች ለማስተካከል የተሻለ ነገር ብናደርግ የሚል የመጨረሻ ሀሳብ ነው። ያለኝና አመሰግናለሁ

ኢንተርኔት አለህ? ያው አሁንም እየተጠቀምኩት ያለሁት በኢንተርኔት ስለሆነ በዋናነት የምጠቀመው ኢንተርኔት አለኝ። ያው ኢትዮ ቴሌኮም ይባላል ኢንተርኔት አቅራቢያችን ድርጅት እንግዲህ የኢትዮጵያ ቴሌኮሚኒኬሽን ድርጅት ነው ኢንተርኔት የሚያቀርብልን እና እሱን ነው የምጠቀመው፤ እቤቴ አለኝ ቤት ሆኜ ነው የምሰራው ይሄንም እና ኢንተርኔት አዎ አለኝ። ሌላ አቅራቢ ድርጅት አለ ሳፋሪ ኮም የሚባል የተወሰነ ሸር ወይም ደግሞ የተወሰነ ድርሻ ወስዶ ገዝቶ እየሰራ ያለና ያው ከእሱ ጋር ይፎካከራሉ፤ ግን አሁን ኢንተርኔት ክፍያም ትንሽ ወደድ እያለ መቷል እና ተወዷልኝ ከዚህ ሁለት ሶስት አመት በፊት እንደነበረው ክፍያ አይደለም የምንከፍለው አሁን ትንሽ ተወዷልኝ እሱ ነው አንዱ ችግር ለምሳሌ በኢንተርኔት ስንጠቀም ይቆራረጣል አሁን ለምሳሌ ኢንተርኔት አለ ብለን ከውጪ በቃ ወጪ የኢንተርኔት ክፍያ ብቻ ነው ብለን ቁጭ አንልም፤ ለምሳሌ ምን ስልክ ስንደዋወል እንደዚህ ብር ሞልተን ምናምን ነው፤ እና ያው የሱ ወጪም አለ እንደገና ደግሞ ኢንተርኔት ስላስገባን ብቻ ሁሌ አናገኘውም ምክንያቱም አንዳንዴ ያው የመስመር ዝርጋታውም የሆነ ችግር ስላለበት መስመር ላይ በሚያጋጥሙ የተለያዩ ሰው ሰራሽም ሆነ ተፈጥሮአዊ በሆነ ነገሮች ይቋረጣል እና ሁሌ አክሰሰብል አይደለም ወይም ደግሞ ጥቅም ላይ አይውልም ኢንተርኔት ስላለ ስለዚህ በዚህ አማካኝነት ለምሳሌ በዳታ በስልኬ ሞርቼ የምትጠቀምበት ዳታ ወይም ፓኬጅ ይባላል። ፓኬጆችን የኢንተርኔት ጥቅሎችን ገዝቼ እጠቀማለሁኝ። ያ ማለት ምንድነው ሌላ ኤክስትራ ወይም ደግሞ ሌላ ወጪ አወጣለሁ ማለት ነው። ኢንተርኔት ስላለኝ ብቻ ዝም አልልምም፤ ስለዚህ ከኢንተርኔት ውጪ ስልኬ ላይም እሞላለሁ ማለት ነው፤ ለምሳሌ የብር ወጭ አወጣለሁኝ፤ እንደገና ያው ክህ ቅድም እንዳልኩት ከክፍያ ጋር ተያይዞም አንዳንዴ ረስተው ረስቼው ወይም ደግሞ በሌላ ምክንያት ሳልከፍል ጊዜውን ካሳለፍኩ ያው የተወሰነ ቀን እቤትም ላልኖር ስለሚችል ያንን አጋጣሚ ለምሳሌ ተጠቅመው ሊቋረጥ ይችላል ከክፍያ ጋር ተያይዞ እና እንደዚህ አይነት አጋጣሚዎች አሉ። ያው ኢንተርኔት መኖሩ በዋናነት ለምንድነው እኔ የምጠቀመው ያው የተለያዩ ስራዎችን በኦንላይን እንደዚሁ ለመስራት፣ የተለያዩ ለምሳሌ የሰርቬይ ጥያቄዎችን፣ ትምህርታዊ የሆኑ ነገሮችን፣ እንደገና ደግሞ ለእንደዚህ ለቢዝነስ ለሶሻል ሚዲያ ምናምን የመሳሰሉትን ነገሮችን ለመጠቀም ያው እንደ መዝናኛም ስራዎችን ለመስራትም ኢንተርኔት በጣም አስፈላጊ ስለሆነ አሁን ብዙ ጊዜ እንደውም ይሄ ከመሰረታዊ ፍላጎቶች አንዱ ነው እየተባለም ነው፤ እና ያው በዚህ በዚህ አማካኝነት ስራዎችን ለማቅለል ኢንተርኔት ሁሉም ሰው በየቤቱ እያስገባ ያለበት ሁኔታ ነው ያለው፤ እና ከዛ ውስጥ ደግሞ አንዱ ያው እኔ ነኝ አንዱ የኢንተርኔት የተጠቃሚ ነኝ እና በዚህ ምክንያት ነው እንግዲህ ኢንተርኔት እቤቴ ያስገባሁት ይሄን ሳደርግ ምንድነው ብዙ ነገሮችን ያቀልልኛል ሲኖር ያው ብዙ ኦብስታክሎች ወይም ችግሮች አሉ ብያለሁ ይሄን ያጋጠመው ችግር ሁሌ አበለብል ወይም ደግሞ በቃ በቀላሉ የምናገኘው ነገር አይደለም፤ ግን ሲገኝ ግን ነገሮችን የማቅለል ሁኔታ አለ አሁን እንዳልኩት ስራዎችን በኦንላይን መስራት ይቻላል ተፈጻሚ ለምሳሌ አንዳንዴ የቢሮ ስራዎች ለምሳሌ የሚሰሩት ቁጭ ብለው ብዙም ስለሆነ ያንን ዙም ቤቴ ሳልወጣ ወይም ደግሞ ከቤት ሳይወጡ ማከናወን ስለሚቻል ያው ስራ ይሰራበታል ማለት ነው፤ እንደገና ኦንላይን ላይ ለምሳሌ የተለያዩ ለቢዝነስ የሚሆኑ ስራዎችን ለመስራት ኦንላይን ላይ እንደዚሁ በሊንክ ተገብቶ ወይም ደግሞ ሌላ ሰው ሊንክል ልኮለት ገብተን ስራዎችን ለመስራት ያግዘን ወይም ደግሞ ጫጫታ ቦታ ሳንሄድ እቤታችን ቁጭ ብለን የምንሰራው ስራ ነው ማለት ነው ይሄ ኢንተርኔት በመኖሩ ስለዚህ ኢንተርኔት አለኝ።

እሺ አመሰግናለሁ ያው በብእር ወይም በእርሳስ ትጽፋለህ ነው የሚለው። እና ብዙ ጊዜ ያው እኛ እዚህ ታዳጊ ሀገራት በምንላቸው ነገሮች ብዙ ጊዜ የምንጠቀመው እርሳስ ወይም ብእር ነው። እንደውም ብዙ ጊዜ አዎ ብእር ነው የምንጠቀመው ለስራ እና ያው ኮምፒውተሮችን አክሰስ ወይም ደግሞ የኮምፒውተር አቅርቦትም በቂ ስላልሆነ። ትምህርትም ለመማር የተለያዩ ስራዎችን ለመፈጸም የእለት ከእለት አሁን ለምሳሌ ሾፒንግ ለመሄድ እንኳን ይሄ ገበያ ለመሄድ። ዝርዝሮችን ጽፈን የምንሄደው እስካሁን ለምዶብን እንግዲህ ስማርት ስልኮች አሉ በርግጥ በነሱ ጽፎ መሄድ እየተቻለ ሰው በማስታወሻ ደብተሩ ብእርን ወይም እርሳስን ተጠቅሞ ነው። ዝርዝሮችን ጽፎ የሚሄደው እና ነገር ግን ስማርት ስልኮችን ተጠቅሞ ጽፎ መሄድ ይቻል ነበር። ግን ያው ልምድ ስላለ እስካሁን ያው ያ ልማድ ስላለ ልምዶችን ወደኋላ ላለመተው ብእር ወይም እርሳስ እንጠቀማለን። ስቲል ያው አንዳንድ ነገሮችን ለመስራት አንዳንድ ነገሮችን ሳይሆን አብዛኛውን ስራ ለመስራት የምንጠቀመው እርሳስ ወይም ብእር ነው። እዚህ እና ኮምፒውተር አንዳንዴ የምንጠቀምበት አጋጣሚ አለ አሁን ለምሳሌ እኔ ትምህርት ስማር አሁን ለምሳሌ ሪሰርች ለመስራት ኮምፒውተርን ተጠቅሜያለሁ። ከዛ ውጭ ከሪሰርች ውጭ የሆኑ ስራዎችን ግን ስማር ለምሳሌ ብላክ ቦርድ ላይ ወይም ደግሞ ቦርድ ላይ የሚጻፉ ነገሮችን በብእር ወይም በእርሳስ ነው። እየጻፍኩ አንብቤ የተፈተንኩ ስንፈተንም ራሱ ያው እርሳስና በእርሳስ ተጠቅመን ስለሆነ ፈተና የክፍል ፈተና እንደገና የተለያዩ ተግባራትን ያከናወንኩበት ስለዚህ በዋናነት ያው ኮምፒውተሮች እንዳጋዥ ነገር ናቸው። ብዬ ነው የምወስደው እዚህ ሀገር ኮምፒውተር ማንም ብዙም ጊዜ በላውቶፕም ሆነ በማክቡክ ለምሳሌ የሚጠቀም ሰው የለም። ብዙ እንዳልኩት የጥናት ጽሁፍ ስሰራ ብቻ ነው። የተጠቀምኩት ከዛ ውጪ ያለውን ነገር ግን ብእር ወይም እርሳስ እዛም ቢሆን በእር እርሳስ ተጠቅሜ ነው። ስጸፍ የነበርኩት የክላስ ትምህርቶችን የተለያዩ ጥናታዊ ጽሁፎችን ደግሞ ኤክስፓንድ ለማድረግ ወይም ለማስፋት ስፈልግ መጀመሪያ በወረቀት ጽፌ ሀሳቡን አውርጄ አውርቼ ብእርን ተጠቅሜ አርሳስን ተጠቅሜ አንዳንድ ነገሮች ደግሞ ስዕላዊ የሆኑ ነገሮች አሉ። ለምሳሌ ስዕላዊ የሆኑ ነገሮችን ዝም ብለን እንዲሁ ዝም ብዬ ኢማጅን ለማድረግ በእርሳስ ነው የምስላቸው እና እርሳሱ ምንድነው በቀላሉ ለማስተካከል ይረዳናል ወረቀቱን ሳናስወግድ ሳን ሳንጥል እዛው ላይ እንዳለ አይ ይሄኛው እንደዚህ ቢሆን ምናምን ብሎ ለማስተካከል እርሳስ አስፈላጊ ነው። እና እንደዚህ አሁን ለምሳሌ ኢማጅነሪ ወይም ደግሞ ወደፊት ሊሰሩ የሚችሉ ነገሮችን እነሱን እነሱን ነገሮች ለመስራት እርሳስ አስፈላጊ ነው። እና በዚህ ምክንያት ያው እርሳስና ብእርን አላማዎች እጠቀማለሁኝ እኔ እኔ ብቻ ሳልሆን ያው እንግዲህ ብዙ አብዛኛው የኢትዮጵያ የኢትዮጵያ ህዝብ ብእር እና እርሳስ ነው የሚጠቀሙት ያው ተማሪዎች ትምህርትቤት ላይ ሲውሉ ብዙ ጊዜ የሚያዘወትሯቸው ብእር እና እርሳሶችን ነው። ምክንያቱም ያው ኮምፒውተር ላፕቶፕ ምናምን የመሳሰሉ ነገሮችን ይዘው አይሄዱም። ስለዚህ በብእር ነው እስካሁን ድረስ ተጠቅመን ስራዎችን ወይም ደግሞ ትምህርታችን የምናከናውነው ነው እና እንግዲህ ከዚህ ውጪ ብዙም ነገር የለም። ያው ቀላልም ነው ለአጠቃቀም ቀላል ነው መብራት ሄደ ለምሳሌ ኮምፒውተር አሁን ቻርጅ ሊያልቅ ይችላል። እና ኮምፒውተር ላይ ብንጠቀም ቻርጅ ካለቀ መብራት ከሄደ መብራት ስለሌለ መጻፍ ወይም ደግሞ ሀሳባችን ማንሸራሸር አንችልም። እና ከእሱ ጋር ተያይዞ ብእርና እስክብሪቶ ወይም ደግሞ እስክብሪቶ ነው እስክብሪቶ ወይም ብእር በሌላ ደግሞ እርሳስ የምንጠቀም ከሆነ ግን ነገሮችን ምንም ነገር ሳይገድበን ተፈጥሮአዊ ሆነ ሰው ሰራሽ ነገር ሳይገድበን እነሱን ተጠቅመን ሀሳባችን በነጻነት ልንገልጽ የምንችልበት አጋጣሚ ይፈጠራል። የሚል የመጨረሻ

እሺ አሁን ደግሞ በመስመር ላይ ቪዲዮ ትመለከታለህ ወይም ይሄ ቀጥታ የምንለው የስርጭት አይነት ነውና። እንግዲህ ያው ቅድም እንደተናገርኩት ቅድም በፊት ቪዲዮ እንትን ወይስ ሪከርድ ሳደርግ ወይም ደግሞ ድምጽ ሪከርድ ሳደርግ ምንድነው? ኢንተርኔት ያው ከቤት ያለ ብያለሁ እና እሱ እካለ ድረስ ያው እንግዲህ የተለያዩ ቪዲዮዎችን ቀጥታ እመለከታለሁ። ለምሳሌ በዋናነት እንግዲህ እኔ እመለከተው የኳስ አፍቃሪም ስለሆንኩ ኳስ ነው። ያው ኳስ ብዙ ጊዜ የማየው እኔ ኤዲኤስቲቪ ምንም ሳይሆን ቀጥታ ሊንኮችን በመጠቀም የተለያዩ አፖችን በመጠቀም ነው እና እነዚህ ሊንኮች እና አፖችን ተጠቅሜ ያው ቀጥተኛ የሆኑ ቪዲዮዎችን አያለሁ እና ጥሩ ነው። ይሄ ቀጥታ የሚሰሙም ሆነ የሚታዩ ቪዲዮዎች አሉ። እንግዲህ እነዚህ ቪዲዮዎችን ማየት መዝናኛ ስለሆነ እንደ መዝናኛ ደግሞ እንደዚህ አይነት አጋጣሚዎች ወይም እድሎች መፈጠራቸው። አንደኛ በዚህም ኢንተርኔቱ መኖሩ ሁለተኛ እነዚህ ሊንኮች እና የተለያዩ አፖች ተጭነው ማግኘታችን በቀላሉ የመስመር ላይ ወይም ደግሞ ቀጥተኛ የሆኑ ቪዲዮዎችን እንድናይ ያግዙናል። እነዚህም ማየታችን ደግሞ ጊዜያችን ወደ ሌላ ቦታ እንዳንየት ጊዜያችን ቤታችን ሆነን ያው መዝናናት ሲያስፈልገን እንድንዝናና ስለሚረዳን በጣም ጥሩ ነው የሚል ሀሳብ ነው። ያለኝ እና በሌላ በኩል ያው የተለያዩ ለምሳሌ ከስፖርቶች ለምሳሌ ቀጥታ የሆነ የሚተላለፉ ፕሮግራሞች ሲኖሩ ለምሳሌ ዩቲዩብ ላይ ሊሆን ይችላል። ሌላ ሜን ስትሪም ሌላ ስትሪም ላይ ሊሆን ይችላል እና እንደነዚህ አይነት ነገሮች ሲኖሩ ቀጥታ የማየት እድል ገጥሞኝ ያውቃል ከስፖርታዊ ውድድር ውጭ ለምሳሌ እንደ ፖለቲካል የሆነ ለምሳሌ የተለያዩ እንትኖችን ክርክሮችን የፖለቲካ ክርክሮችን ምርጫዎችን ኢሌክሽኖችን ማለት ነው። እንደዚሁም ደግሞ የተለያዩ ነገሮችን በመስመር ላይ ወይም ቀጥታ በመመልከት ወቅታዊ የሆነ ወይም ደግሞ ጊዜው ሳያልፍ ከመጀመሪያ ሶርስ ምንለው ይሄ ከምንጩ እንደሚባለው ያው ከመጀመሪያ አይቶ ማግኘት ስለሚቻል ይሄ በጣም ጠቃሚ ነው ብዬ አስባለሁኝ። እና ያው ከሌላ ሰው ምናምን አይደለም ሰሞን ቀጥታ ስለሆነ የሆነውን ሁነት የተከናወነውን ድርጊት የተፈጸመውን ሁሉን ነገር በራሳችን ስለሆነ የምናየው ያው የተቆረጠም ነገር ወይም ደግሞ የተስተካከለ ኢዲት የተደረገ ነገር አይኖረውም። እና ታያየው ስለሆነ ማንም ሰው የተሳሳተ ኢንፎርሜሽን ሊይዝ አይችልም። ለምሳሌ ያንን ካየ በኋላ ቀጥታ ስላየው ነገ ከነገ በኋላ ኤዲት ተደርጎ ወይም ደግሞ እንደገና ተሰርቶ ፖስት ቢደረግ በዛ ነገር የተሳሳተ ሀሳብ ሊኖረው አይችልም። ምክንያቱም ቀድሞ ላይ ላይ ስላየው ወይም ደግሞ በመስመር ላይ ወይም ቀጥታ በሆነ ስርጭት ስለተመለከተው ካላስፈላጊ የሆነ የውሸት መደናገር እንዲሁም ደግሞ ግራ ከመጋባት ሊተርፍ ይችላል። እና ከእንደነዚህ አይነቶች ነገሮች ይከለክላል ይሄ በመስመር ላይ ቪዲዮ መመልከት ብዬ አስባለሁኝ። እና ያው እንዳለው ሁሉ ደግሞ የተወሰኑ ጉዳቶችም ያው ማንኛውም ነገር ጥቅም ሲኖረው ጉዳትም አብሮ የተባለኝ የሆነ ነገር ይኖረዋል። እና ያው ጊዜያችንን ብዙ ጊዜ የሆነ ኢቨንት ካለ ለምሳሌ ታም የምንመለከተው ነገር ከሆነ ያችን ነገር ለመመልከት ሌላ ቦታ ላለመሄድ ወይም ደግሞ ሌላ ስራ ላለመስራት እሷን ቁጭ ብለን መመልከት ጊዜ ልናባክን እንችላለን። ብዙ ጊዜ ያንን ነገር ተለመድን ያው ከዛ ውጭ ሌላ አማራጭ እንደሌለ አድርገን ነው የምንወስደው እና ያው እንደዚህ አይነት ነገሮች አሉ ብዬ አስባለሁኝ እና አዎ እመለከታለሁኝ ነው የኔ መልስ። መጨረሻዬ

የጨረቃ ብርሃን ትወዳለህ? ወይ የሚለው እንግዲህ ጨረቃ ብርሃን አዎ በጣም ያው ተፈጥሮአዊ ነገር ስለሆነች ጨረቃ ብርሃን ደስ ነው የሚለኝ በጣም ነው የምወደው ጨረቃ ብርሃን የማይወድ ሰው አለ ብዬ አላስብም። ምክንያቱም ብዙ ነገሮችን የምታስታውስ ብዙ ነገሮችን የምታደርግ የጨራቃ ብርሃን ነችና። የጨረቃ ብርሃን ለምሳሌ ወጥተህ ወጥቼ ሳያት ብዙ ትዝታዎች የሚቀስ የምትቀሰቅስ ብዙ ነገሮችን የማስታውስባት ብዙ ነገሮችን ያደረኩባት ትዝ የሚለኝ ለምሳሌ ብዙ ጊዜ በጨረቃ ብርሃን ተጠቅሜ የሚገርመው ነገር ምንባብ ይሄ ንባብ ጥናት አጥንቼ አውቃለሁ። ትምህርት ቤት ተማሪ እያለሁ እና ውጪ ላይ ጨረቃ በደንብ ጧ ብሎ ሲወጣ እሷን ተጠቅሜ ፈተና አኖሮብኝ እንደ አጋጣሚ ከዛ ደግሞ ቤት ውስጥ እንግዳ ነበረና። እንግዳው ደግሞ ያው ስለማ ስለም ያው ስለሚረብሽ የተለየ የጥናት ክፍል ስላልነበረ ወጥቼ ጨረቃ ላይ ማንበብ። ያነበብኩበት ጊዜ ትዝ ይለኛልና የጨረቃ ብርሃን ስታያት ራሱ ፈንድቃ ምናምን እና ይሄ በቃ። ተፈጥሮን ማድነቅ የምናደንቀው እንደገና ደግሞ በቃ በጣም ደስ የሚለው ነገር ይሄ። ተፈጥሮአዊ የሆኑ ነገሮችን እያደነቅን በጣም በቃ ምቹ የሆኑ ነገሮችን እያየን በጨረቃ ከዋክብቶች ድምቅ ብለው ነው የምታያቸው ጨረቃ ስትወጣ እሷ ከዛ ከጥርት ካለው ሰማይ ላይ ወታ። ደግሞ ከታች ሆነን አንጋለን ስናያት መሬት ላይ ሆነን ተንጋለን ስናያት ሌሎች ከዋክብቶች በዙሪያዋ ያሉት ከእሷ ብርሃን ትንሽ የራቁ ወይም ደግሞ ደብዘዝ ያሉ ሁነው ነው የሚታዩት እና የእሷ ውበት ጎልቶ እንግዲህ ከየጨረቃ ብርሃን ብዙ ጊዜ የሚጎላው ምንድነው ጨረቃ ሙሉ ስትሆን ነው። እና ያው ከግማሽ ጀምሮ በጣም ደማቅ እየሆነች ትሄዳለች ግማሽ እስከምትደርስ ድረስ የጊዜ ቆይታዋ በጣም ትንሽ ነው። አንዳንዴ ያው በጊዜ ትወጣና ወዲያው እስክንተኛ ወይም ደግሞ ይሄ ለመተኛት ጊዜ እንትኑን ሲደርስ ሰዓት ሲደርስ ትገባለች ትጠልቃለች። እና ከዛ ከግማሽ በኋላ ግማሽ ከሆነች በኋላ ያለው ጊዜ ግን ለሷ ውበት በቃ በጣም ብርሃኗን የምትሰጥበት ውበቷ የሚገለጥበት ሙሉ ሁና ስትታይ እያንዳንዱ ፓፓርቲክል ወይም ደግሞ እያንዳንዱ እንትኗ እዛው ጨረቃዋ ላይ የሚታይበት ሁኔታ እኔ በጣም ይገርመኛል እና እሷን በማየት ራሱ ይሄ ተመስጦ የሚባለውን ነገር መስራት ይቻላል። ወጥተንአሁን ለምሳሌ የምንመሰጥ ሰዎች ብቸኝነት ሲይዘን የተለያየ ትዝታ ሲኖረን ጨረቃን እያየን ነው እና ብዙ ጊዜ የምንመሰጠው የሆነ ነገር ደገፍ ብለን ቁመን ጨረቃዋን እያየን ነው። አንዳንድ ሰዎች እንደውም ጽሁፍ ለመጻፍ ሁሉ የሚጠቀሙ ሰዎች አሉ ጨረቃን ብርሃን እያዩ ጨረቃይቱን ራሷን እያዩ እና የ የጨረቃ ብርሃን ስለሆነ ያው እንግዲህ ምንም ነገር ያው ከብርሃን ውጭ ሌላ አገልግሎት ለምግብ አዘጋጀት ምናምን ለ እጽዋቶች ባታገለግልም ግን በሌሊት ደግሞ ከፀሀይ በተቃራኒ ፀሀይ ቀን ነው። የምትወጣው እሷ ደግሞ በማታ ብርሃኗን ሰጥታ ለኛ ለሰው ልጆች መሬት የምታፈካልን የመሬትን ውብ ገጽታ ደግሞ ከላይ ሁነን ስናየው በጨረቃ የተወሰኑ ከፍ ታቦታዎች ሆነን ስናይ ልክ እንደ ቀኑ አይነት ውበት አይደለም ያለው ምክንያቱም የተለየ ነው። ይሄ ፀሀይ ፕነትሬት አድርጎ የሚሄደው አይነት እንትን አይደለም ይሄ ፀሀይ ጨረር በጣም ይወጋል ጠንካራ ነው ስትሮንግ ነው የጨረቃ ብርሃን ግን ብርሃን ብቻ ነው ኢትስ ጀስት ብርሃን ብቻ በቃ ሌላ ተጨማሪ የሆነ ሙቀት የለውም። ምን የለውም ሙቀት አይፈጥርም አይወጋም አይናችን አይኔን አይወጋኝም ምናምን እና ቀና ብሎ ለማየት በጣም ምቹ የሆነች ስለሆነች የጨርቃ ብርሃን በጣም ትመቸኛለች። ምክንያቱም እኔ ለጤናም ት ጠንቅያለው አይመስለኝም አሁን ፀሀይ ለምሳሌ ቀና ብለን ብናይ ያው አይናችን ይወጋናል እና ጨረሩ እና እሱ ለጤናችን ትንሽ ለአይናችን አስቸጋሪ ሊሆን ይችላል። ጨረቃ ግን ዝም ብላ እንዲህ በተፈጥሮዋ ቀና ብለህ ስታያት ለስላሳ ነች ሙቀት የላትም። ስለዚህ የጨረቃ ብርሃን በጣም በጣም በጣም ምወዳት።

አዎ የስራ ግምገማ ተደርጋሪ ወይም ደግሞ ትደረጋለህ ወይ የሚለው ነገር ታደርጋለህ ነው። ትደረጋለህ ያው የስራ ግምጋማ በስራችን ስራ እየሰራን ስንኖር ሁለቱንም የስራ ግምገማ እናደርጋለን በስራ ጉዳይም ተገምግሜም አውቃለሁ ገመግም አለን እና ብዙ ጊዜ ምንድነው? ስራ ላይ ስንኖር እንግዲህ ውጤታማ ሰራተኛ አለ ከውጤት ደግሞ በጣም የራቀ በአንዳንድ ምክንያቶች ከውጤት የራቀ ሊያጋጥመን ይችላል። እና ያው ብዙ ጊዜ የስራ ግምገማ እደረጋለሁ ለምሳሌ እኔ አሁን ድሮ የአሁኑ ስራ እንኳን ብዙም ለግምገማ የሚያበቃ አይነት አይደለምና ለምሳሌ ግብርና እሰራ ነበር። ግብርና ውስጥ ሶስቱንም ነገሮች ለምሳሌ አጣምሬ እሰራ ነበር ወይም ደግሞ ያው አንዱ የበጋ ስራ ቢሆንም ልክ ይሄ በምህር ወጥ የሚሰራ ስራ ቢሆንም እሱንም ቢሆን ያው ሳይኖር ሲቀር እኛ ተክተን እንሰራለን እና ለምሳሌ ምንድነው አንዱ የእንስሳት እሰራ ነበረ። እንሳት ሀብት ስራ እነሱም ምንድን ማድረግ ነው? ለምሳሌ እንስሳት ሀብት ንቦችን ማሳነብ ድልብ የተሻሉ የላም ዝርያዎችን ወይም የከብት ዝርያዎችን የእንስሳት ዝርያዎችን ለአርሶአደሩ አቅርቦ እነሱ በእነሱ ጥሩ ውጤታማ እንዲሆን ማስደረግ። ሌላ ደግሞ የተሻሉ የሰብል ልማት ስንሄድ ደግሞ ሰብል ልማት ወይም ፕላን ሳይንስ ብንለው የተሻሉ የሰብል አይነቶችን ለምሳሌ ምርጥ ዘሮችን በመጠቀም ተሻለ ምርትና የተለያዩ ሰው ሰራሽ መዳበሪያችን ተጠቅመው ጥሩ ምርት እንዲያመርቱ እናደርግ ነበረ። ሌላ ደግሞ የተፈጥሮ ሀብት ስራ ለምሳሌ ከክረምት እስከ በጋ የሚቀጥል ስራ ነው። እና እሱ ከችግኝ ተከላ እስከ እርከን ስራ ወይም ደግሞ የውሃ ማቀብ ስራ ተብሎ የሚወሰደው ማለት ነው። እና እንደዚህ አይነት ስራዎች ተፈጻሚነት አላቸው። ለምሳሌ እኔ የዛኔ ስሰራ በነበርኩበት ሰዓት ማነው በግብርና ደግሞ በሱ ዙሪያ አሁን ለምሳሌ እንደዛ አይነት ነገር ስራ ስትሰራ ያው በአንዳንድ ጊዜ እንግዲህ ከስራ እንትንም ሊሆን ይችላል። ስራ ሲበዛብህ የምታውቀው ነገር ይኖራል አችሁ ወይም ደግሞ ያላሟላኸው ያላሳካው የስራ አይነት ይኖራል እና በሱ ጉዳይ ላይ ይሄ ይሄ እንዲህ እንዲህ ነው ተብሎ ሀሳብ ተሰጥቶበት ያው ባለቆች ምክንያት ተገምግሜ አውቃለሁ። ወይም ደግሞ ግምገማ ግሌስ አድርጌም አውቃለሁ እና እንደዚህ አይነት ነገሮች ይፈጠራሉ። ትገመግማለህ ወይ? ለሚለው ለምሳሌ ይሄ ይሄ ቀበሌ ጽህፈት ቤት ሀላፊም በነበርኩበት ሰዓት እንዲሁም ደግሞ ዞን ግብርና ግብርና ቢሮ ውስጥ በነበርኩበት ሰዓት ያው አንዳንድ እንትኖች በስሬ ስለነበሩ ሰራተኞች እነሱን ሰራተኞች ወስጄ የማሳክም ግዴታ ወይም ደግሞ የመመንከባከብ ግዴታ ስላለብኝ እንደዛ አደርጋለሁኝ። ስለዚህ ምንድነው? የስራ ግምገማ ትደረጋለህ ወይም ተደርገሃል አይነት ነገር ከሆነ እነሱን ያው ተደርጌም አውቃለሁ አድርጌም አውቃለሁ እነሱ ሀላፊነቱን ወስጄ የቀበሌ ስራ እስኮነ ድረስ እነሱ ሀላፊነቱን በስርዓት እንዲወጡ በትክክል ስራቸውን ሰርተዋል ወይ የሚል ሂስና በጓደኞቻቸው ተገምግመው ያ ስራ እንደዚህ መስተካከል አለበት የስራ እንደዚህ መስተካከል አለበት የሚል ሁኔታ በስራ ጉዳይ ላይ ግምገማ አካሂዳለሁኝ። ሌላው ደግሞ ለምሳሌ እንደዛ ወሰድኩኝ እንጂ አሁን የቀኑ ውሎዬን ለምሳሌ እገመግማለሁ እኔ ሁል ጊዜ እና ጥሩ ስሰራው እያለሁ የት ነው ምንድነው የሰራሁት? ምን ማሳካት ፈልጌ ምን አላሳካውም። ሌላ የተሳካ ስራ ያልተሳካ ስራ ለነገ የተላለፈ ስራ አለ። ምናምን የሚለውን ነገር ማታ ላይ ቁጭ ብዬ ገምግሜ ነው የምተኛው እና ይሄ ነው እንግዲህ።